ላደርገው ነው አንተ ሪከርድ ላደርገው ነው። የምወደው እንስሳ ለምሳሌ በሬ ነው በሬ ያልኩበት ምክንያት ደግሞ ለተለያዩ አገልግሎት ስዕል የሚውል ለምሳሌ እንደ ኢትዮጵያ ለግብርና አገልግሎት ይውላን ይታረሳን ይካሄዳል እንደውም ለምግብ አገልግሎት ይውላል። ከዛም ውጪ ተመሳሳይ ከሰው ጋር ተላምዶ ምናምን ስለሚኖር ብዙ አይነት እንደ ገቢ ምንጭ ሆኖ ያገለግለን ማለት ነው። በዚህ በዚህ ምክንያት እንዴ እንደወጡ እንሰሳ በሬን ወስጃለሁ ማለት ነው። ከምወደው እንሰሳወች መካከል ማለት ነው

አዎ ከቤተሰቦቼ ጋር እንግዲህ እኔ እንደማውቀው ግንኙነት አለ ብዬ ነው የማስበው ምክንያቱም ያ ብዙ ጋር ሰው ጋር አልጋጭም። ሰውን በሚቻልለኝ አቅም አከብራለሁ ትልልቆችን። የሚጎዳ ነገር አላደርግም ከክፉ ነገር እታቀባለው እንደማንኛውም ሰው እንግዲህ መጠጥ ጠጥቼ የሆነ ነገር እንደ ስካር ያሉ ነገሮችንም መጠጥ ነፃ ማለት እችላለሁ። በዚህ በዚህ እንግዲህ ነው። ያው ግሬት ሲጋት የሆነ ሪሌሽን አለ ብዬ አስባለሁ ማለት ነው። ማለት ነው ያው ምክንያቱም ሰው ጋር ምወደድበት በምክንያት ያው ጥሩ ነገር ስለማድረግ ነው። እና እዚህም በተጨማሪ እንግዲህ ጎረቤት የሚወድህ አንተ ጥሩ ባህሪ ሲኖር ለሰው አመለካከት ጥሩ ሲሆን በብዙ ነው እኔ ካለኝ ኤክስፒሪያንስ ደግሞ ይሄ ጎረቤቶች ጥሩ ነው ብዬ አስባለሁ። ምክንያቱም ሰዎች ጋር ያን ያህል ንክኪ ስለሌለኝ ጥሩ ግንኙነት አለኝ ብዬ አስባለሁ። እንደ እኔ ማለት ነው።

ያው እንግዲህ እንደኔ እንደ ተማሪነት የጥናት በኋላ ያው ማለት ከስራ በኋላ ማለት ነው ማታ ላይ የተለያዩ ልቦለዶችን አያለሁ የሆነ አእምሮን ፍሬሽ የሚያደርግ ነገር እመለከታለሁ። ትልቅ ሃይማኖታዊ ትምህርቶችን አዳምጣለሁ። እንደገናም ተለያዩ ስራዎችን እሰራለሁ እንደ ግሌ ማለት ነው። ከዚህ ስራ በኋላ ያው ብዙም ድካም ስለሚሰማኝ አእምሮን የሚያድስ ነገር። እሰራለሁ። ብዙ ነገር የማያደክመው አይምሮን የማያጨናንቁ ነገሮችን አያለሁ ሪፍሬሽ ለማድረግ የአእምሮዬን ማለት ነው።

ጫጫታ ታገኝበት ታገኙበት ትችላለህ ምክያቱም ሊገኝበት ይችላል። ምክያቱም ስለሚፈጭ የሆነ ድምጽ የሆነ ረብሻ የሆነ ድምጽ ሊያሰማ ስለሚችል የሆነ ጫጫታ ሊገኝበት ይችላል ብዬ አስባለሁ። እንደእኔ ማለት ነው። ምክያቱም የሆነ ነገር በሚፈጭበት ጊዜ የሆነ ድምጽ ማሰማቱ ስለማይቀር ጨጫታ የማይቀር እንደሆነ ይታ ያው

እሺ ወደ ስራ ሰዓት ትደርሳለህ ለሚለው ነገር? አዎ ምክንያቱም ስኬጅል የሆነ ሰዓት ስለሆነ ምገባበት ምወጣበት ሰዓት የታወቀ ስለሆነ ለስራውም ቅርብ እስከሆነ ድረስ በሰአቱ እገባለሁ በሰአቱ እወጣለሁ። ምግባችን አንድ ከአስ ሁለት ከአስር እስኪሆን እስከ ስድስት ሰዓት እቆያለሁ። ስለዚህ በስራ ሰዓት በትክክለኛ ሰዓት እንገባለን በትክክለኛ ሰዓት እንወጣለን ማለት ነው። ሰዓት ሰዓት ገደብ ስላለው ማለት ነው እስከ ሁለት ሰዓት ነው መግቢያችን ማለት ነው። ስለዚህ በስራዓት እንገባለን ማለት ነው እስከዚያ ድረስ።

ስልጣና ትወስዳለህ እንግዲህ እንደኛ ትምህርት ተማሪዎች እንደመሆን አንፃር ብዙም ስልጣን ምናምን ስልጣን ላይ መንገድ ግን አንዳንድ ስልጣኖች እሰጣለሁ የህይወት ክህሎት የሚበል ዩኒቨርሲቲ የሚሰጣል ስልጣን አለ ነው እነሱን እነሱን እወስዳለሁ። የተለያዪ አሁን ላይ ኤግዚት ኤግዛም ተፈታኝ ስለሆንን የተለያዬ ስልጠናዎች ተሰጥቶናል ኦንላይን ላይ እንዴት መፈተን እንደምን እንችል? እንዴት ማተኮር እንዴት ጥያቄዎችን መመለስ እንደምንችል? የተለያዩ ስልጠና ዋች እንወስዳለን። የተለያዩ ዝግጅቶችን እንድናደርግ ተለያዩ ሚዲያ ላይ እንሳተፋለን። የተለያዩ ሚዲያዎች እንጋበዛለን ስልጣናዋችን ማለት ነው። እና ወደፊት እንዴት መምራት እንዴት ትምህርት አለም ስንመጣ ራሳችን እንዴት ማኔጅ እንደምናደርግ። ቅራታችን እንድናውቅ ትምህርት ታውቂ ብኩሮች ጋር ስልጠናን እንወስዳለን

ያው ህፃን እያለሁ ድሮ ድንጋይ ስንሰበስ ስንጫወት ካልክ ስንጨዋቅ ቤት ስንሰራ ስንል አጥር ስናደርግበት ምናምን ነበር። አንድ ድንጋይ ብዙ ጊዜ ይሰበሰባል በእኛ አካባቢ እንደምሰለኝ በጣም ብዙ ተፈላጊ ነው። ድንጋይ ለቤት መስሪያ ይሰበሰባል። ለተለያዩ ለተለያዩ አለማዎች ላጥርም ለቤት መስሪያም ቢሆን። ልክ እንደ ስሚንቶ የሚመረት በዛ ስለሆነ ይሄኛው ላይ በጣም ተፈላጊ ነው ማለት ነው። ብዙ ነገር አለው

አዲስ ነገር መማር አንደ ሰው ልጅ መማር። አዎ ማቆሚያ እስከሌለው ድረስ አዳዲስ ነገሮችን መማር እፈልጋለሁ እንድማረው። ለምሳሌ ዩቲዩብ ክሬተር መሆን እንችላለን ኢትዮ ኦንላይን ስልጠና። በተለይ እነዚህን ዘመኑን የዋጀ ቴክኒካል ኦንላይን ላይ ሲስተም ነክ ይሆኑ። ስራዎች መስራት ደስ ይለኛል። ምክንያቱም በአሁኑ ጊዜ በጣም ክሬቲቪቲ የሆኑ ናቸው። ድሮ እየቀረ አሁን የኦላይን ስራ ላይ በጣም መስራት እፈልጋለሁ። ምክንያቱም በትንሽ ነገር ብዙ ነገር ማግኘት ትችላለህ በትንሽ ሰዓታት ብዙ ነገሮች ማግኘት ማትረፍ እንችላለን። ስለዚህ መስራት የምፈልገው አሁን እኔ የኦንላይን ስራ ዩቱዩበር መሆን እፈልጋለሁ። የተለያየ ቲክቶከሮችን ሰርቼ ታዋቂ መሆን እፈልጋለሁ። መስራት የምፈልገው። በቃ አንደኛ ዩቲዩበር ሆኜ አላይን ሲስተማችን ሲስተሞችም አሁን ሁለተኛ ደግሞ በተማርኩበት ፊልድ በሪሰርች ሜተድ ተምሬ። የሀገሮች ችግር እንደመፍታት መፍታት የሚባለው ላይ እሱ ትልቅ አላማ አለኝ። ወደፊት ሪሰርቸር ሆኜ ወይም ዩቲዩበር መሆኑን እፈልጋለሁ ማለት ነው። ወደፊት እቅዴ እነዚህ መማርና ማጥናት ይሆናል ማለት ነው።

መንግስት ግል ቢሆን የመንግስት ዋይፋይ ነው ያለኝ እንትን ስለለ ማለት ነው። አሁን እንደ ግሌ የምጠቀመው ነገር የለም። ግን ለመንግስት ዋይፋይ አያለም እሱን የተጠቀመው የተለያዩ ስራዎችን የተለያዩ መረጃዎችን ማግኘት እችላለሁ። እንጂ እንደ ግልህ እንደተማረኝ ያን ያህል የግል ኮኔክሽን የግል ዋይፋይ የለኝም። ኢንተርኔት ብዙም ተጠቃሚ አይደለሁም። አዎ። አብዛኛው ጊዜ እንደ ኢትዮጵያ እንደሚታወቀው ብዙም ታዳጊ ሀገር ስለሆነች ብዙም እያንዳንዱ ሰው የግል ዋይፋይ የለውም። የግል እኔ ኢንተርኔት እንደ ዩኒቨርሲቲ ዩኒቨርሲቲ ኢንተርኔትግ ነው። ዋይፋይ እየተጠቀምኩ አለ እንጂ የግል የሚባል ነገር የለኝም። አለ ነው እንደ

ሰዎችን እንዴት ነው የማስታዋውቀው? ምክንያቱም እንዴት ነው፣ መጀመሪያ ላይ እኔ ማወቅ አለብኝ ስለነዛ፤ ስለሁለቱ ስለማስተዋውቃቸው ሰዎች ማለት ነው። ሳስተዋውቅ ሁለቱ መካከል ታገናኝ እና ይሄ እከሌ ነው ይሄ ከዚህ የመጣ ነው ያንተ ሀገር ሰው ነው፣ በዲፓርትመንት ከሆነ ይሄ የእከሌ ዲፓርትመንት ነው የዚህ አካባቢ ነው የመጣው ሰዎችን ማስተዋወቅ ነው። ስለነዛ ወደፊት ባለፈ ታሪክ በማስታወስ የት አካባቢ እንደተወለደ የት አካባቢ እንዳደገ ማን ሀገር የት አካባቢ ሰው እንደሆነ ማንኛውንም ይህ ይህን ስትለው ሰዎችን እንዲቀራረቡ ታደርጋለህ ማለት ነው። ምክንያቱም ስለነሱ ትውውቅ ለመምሰል የእሱን፣ የት አካባቢ እንደመጣ እና የሱን ደግሞ የት አካባቢ እንደሆን በሚታውቅበት ጊዜ ይልቁኑ ወንድማማቾች ወይም ዘመዳማቾስ ሊሆኑ ይችላሉ፤ ስለዚህ የት እንደ ዩኒቨርሲቲ የት አካባቢ እንደመጡ የት አካባቢ እንደሆኑ መጀመሪያ ቦታውን ለሁለቱ ማስተዋወቅ ይሄ ከዚህ የመጣ ነው ይሄ ከዚህ የመጣ ነው ብለህ ስትነግረው ራሱ ኦ እሱማ የኔ አካባቢ ሰው አደለ፣ እንደዚህ እንደዚህ ሞር ሊተዋወቁ እና ሊግባቡ ይችላሉ ማለት ነው። መነሻቸው የት አካባቢ እንደሆነ? ምን ምን እንደሚሆን? ምን አይነት እምነት ተከታይ ናቸው? እንደዚህ እንደዚህ ካልን አንድ ሰው በቀላሉ ከሌላ ጋር ማግባባት እንችላለን። ስነምግባር በተሟላው መልኩ እነዚህን እነዚህን ነገሮች በትክክል ማወቅ እና መተግበር ከቻለ፣ አንድ ሰው ከአንዱ ጋር ማስተዋወቅ ቀላል ነው ማለት ነው።

በስራ ጊዜ እረፍትም ግዴታ ያስፈልጋል። ምክንያቱም እንደተማሪነት ሁለቱም ጊዜ ስራችን የምናካሂደው ጥናት ላይ ስለሆነ በየአንድ አንዷ ሰዓት ላይ በየአንድ አንዷ ጋፕ ላይ እረፍት ያስፈልጋል። እረፍት ከሌለ ሁሉም ነገር መያዝም ማወቅም ምንችለውን ነገር ሳናውቅ እንሄዳለን ማለት ነው። ሙሉ አራት ሰዓት ብናነብም ውጤታማ ላንሆን እንችላለን። ነገር ግን በሶስት ሰዓት በሁለት ሰዓት ልዩነት በሰላሳም ነው ምንም ሳይመስለኝ እኔ ግን በሶስት በአራት ሰዓትም ልዩነት የተወሰነ እረፍት አደርጋለሁ። ምክንያቱም እረፍት ማድረግ ለአእምሮ እድሳ ለአእምሮ ሪፍሬሽ ለማድረግ አእምሮህን ለማዝናናት አእምሮህን ለማደስ በእያንዳንዱ የስራ ላይ እረፍት ግዴታ ያስፈልጋል ማለት ነው። ምክንያቱም ሰው እስከሆንክ ድረስ የተወሰንን ነን ግን እረፍት ያስፈልገዋል አእምሮ ብዙ ጊዜ በጫነው ጊዜ ውጤታማ ላንሆን እንችላለን። ለመጨናነቅ ድብርት ምናምን በተወሰነ ሰዓት የተወሰነ ሪፍሬሽ አድርገን ልንገባ እንችላለን ማለት ነው። ስለዚህ ስራ ጊዜ እረፍት አደርጋለሁ እንደኔ ማለት ነው።

ባህላዊ ምግብ ከሚባሉት እንግዲህ እንዳይሉ ብዙ ነው የምወዳቸው ምግቦች አሉ። ለምሳሌ ቅቤ ስልስ ገንፎ። ወተት ማር ምናምን እሚባሉት አሁን የድሮ ምግቦች ናቸው። እና አሁን በጣም ምወዳቸውና ዝም የሚመች ምግቦች ናቸው። ምክንያቱም ብዙ ሀይልና ሙቀት ሰጭ አለ ገንቢ አለ። ስነ ጥንካሬው ምቹ ነው። ለምሳሌ ወተትም ለሀይልና ሙቀት ሰጪ ነው። ባቄላ ምናምን ወስደን። ፕሮቲን ገንቢ ነው። ጥቅም ስላላቸው ብዙም ጊዜ አላም እኮ እና ገንፎ። ወተት ማር ስልስ ምናምን ሚባሉ ምግቦች በጣም ይመቹኛል እኔ ማለት ነው

ጥዋት የምበላው እንግዲህ ሻይ በዳቦ ነው። እና ፍርፍር አንዳንዴ ሩዝ አለ። እነዛን ምግቦች እመገባለሁ። ምክንያቱም ተኮስ ያለ ጥዋት ስለሚመችኝ ቀዝቃዛ ያልሆኑ ምግቦች ቀዝቃዛ ምግቦች ብዙ አይመቹም ጥዋት አእምሮ ሪፍሬሽ የሚያደርጉም እኮ ትኩስ ነሽ ብዙ ጊዜ የምመገበው ሻይ በዳቦ ፍርፍር እና ደግሞ አንዳንዴ ትኩስ ነገር የሚጠጣ ሻይ ምናምን እንወስዳለን ሻይ በዳቦ ማለት ነው። እና ፍርፍርም ለውዝ ምናምን ልትጠቀም ትችላለህ ጥዋት ላይም

ያው እንግዲስ እንደኔ ገመድን ለብዙ ነገር እንጠቀምበታለን አንደኛ ለማሰር ሊሆን ይችላል፣ ሁለተኛ ደግሞ የተለያየ ነገሮችን ወጥሮ ለመያዝ ሊሆን ይችላል፣ በተለያየ ነገሮች ትጠቀምበታለህ ማለት ነው። የተለያዩ ነገሮችን አስሮ ለመያዝ፣ የተለያዩ ነገሮችን አንድ ላይ አከማችቶ ለመጠቀም ነገር እና ብዙ ነገር ጥቅሞች ይሰጣል ብዬ አስባለሁ እንደኔ ማለት ነው። ብዙ ነገሮች ጥቅም አሉት። እኔ የምጠቀምበት አንደኛ እንደ ልብስ ማስጫ እጠቀምበታለሁ፣ ሁለተኛ የተለያዩ ፍየሎች በጎች ወይም እንትኖችን ማሰሪያ የተለያየ ማ ነገር ጥቅም እንደሚውል አውቃለሁ ማለት ነው።

በተቻለ አቅም ሌሎችን መበረታታት እ እችላለሁ። ምክንያቱም ነገሮችን በተለያዩ አንግል እንዲያዩ ይሄ በአንዱ ቢያጡ በአንደኛው ማግኘት እንደሚችሉ። እ የሰው ልጅ እውቀት ይዞ አልተወለደም ያው ማግኘት ማጣት ከሁዋላ የመጣ ነው። እና ማንኛውም ሰርቶ ስለሚ መለወጥ ስለሚችል ነገሮች ማበረታታት። አይዞህ በርታ ይሄ በአንተ በአንተ ብቻ የተፈጠረ ነገር አይደለም። እ ብዙ ነገር ያሳለፉ ነገሮች አሉ ይሄ መጀመሪያ ነው። ይቺን ለወደፊት ብዙ ነገር ይጠብቅሃል ይሄ ቀላል ነገር ነው። ብዙ ነገር ማትረፍ ትችላለህ። ይሄ መጀመሪያ ሁሉ ነገሮችን አለማካበድ ነገሮችን በቀላል መንገድ እንዲረዱ ወደፊት ያላቸውን ተስፋ። ብሩህ እንዲሆን እንዲያሳኩ እነዚህ እነዚህን ይጠቀሙ እንደኔ እመክራለሁ ማለት ነው። ማበረታታት እችላለሁ አንተ ላይ ብቻ የደረሰ አይደለም። ብዙ ነገሮች እ ላይ ያተኮረ ነው ያንተ የግል ጥቅም ችግር አይደለም በሌሎች ላይ የደረሰ ነው። ያንተ ብቻ አይደለም ብሎ ማበረታታት። እንደኔ እንደዚህ እንደዚህ አደርጋለሁ ብዬ አስባውም

በሰአቱ ደርሰውና ምክንያቱም በሰአት ገደብ ስላለ ከሁለት ከአስር እስከ አራት ከሃያ ተኩል ድረስ የሚቆይ ነገር አለ። እስከዛ ድረስ በሰአት ነው የምጓዘው በሰአት ነው የምዋጣው ምክንያቱም እያንዳንዱን ገደብ ስላለው ማለት ነው። በሰአት ትደርሳለህ በሰአት ትደርሳለህ ስለዚህ በሰአት እደርሳለሁ። በሰአት ያሉትን ነገር አከናውኘህ በሰአቴ እመለሳለሁ ማለት ነው። ይህ ነገር አለ። ነገሮችም እያንዳንዳቸው ነገር የሚፈጸሙት በሰአትና በተሰጠን የስራ ገደብ ነው ማለት ነው

ማታ እራት ምንመገበው እንደኛ ግቢ እንግዲህ እስከ አስራ ሁለት እስከ አስራ አንድ ሰዓት ተኩል ባለው እንመገባለን። ምክንያቱም ቀድሞ ስለሚዘጋ ከሰላም አንፃር ምናምን ተብሎ። እስከ አስራ ሁለት ሰዓት ለራሱ አንቆይም። ያው እኛ እራት የምንበላው አብዛኛው ጊዜ በቀን ነው አስር ሰዓት። አስር ተኩል ጀምሮ እስከ አስራ አንድ ተኩል ድረስ። ነው በእነዚህ ሰዓታት ውስጥ ምሳሌ ማታ እስከዚህ ሰዓት ባሉት እንመገባለን ማለት ነው። ከዛ ውጭ ምግብ ቤቱ ሰለሚዘጋ አስተናጋጆችም ሰለሚወጡ። እነዚህን ነገር ምግብ የምናገኘው ማታ ላይ በቃ እስከ አስራ አንድ ሰዓት ተኩል ድረስ ባለው ሰዓታት። የምናገኘው ዛሬ ወደ ወደ ጥናት ነው ከዛ እምናገኝ ምግብ የለም አለኝ።

ወደ ስራ በሚሄድበት ጊዜ ያው ምለብሰው የስራ ልብስ ሲሆን ግን እዚሁ የቆሸሹ እሱን ለስራ የሚያገለግሉ ምክንያቱም ወደ ስራ ወደምትሄድበት ጊዜ እኛ አሁን ብዙም ጊዜ አዲሱን ልብስ አንለብስም ወደ ስራ እንግዲህ ለምሳሌ ወደ አጠባ ወይም ወደ እርሻ ሰዓት አለቀ የእርሻ ልሶችን ቆሸሽን የስራ ልብሶችን ወደ ቤተክርስትያን ወደ በምሄድበት ጊዜ የቤተክርስቲያን ልብሴን ነጫጭ ነገሮች እለብሳለሁ። ወደ ትምህርት ቤት ለመሄድ ስሄድ ደግሞ ዩኒፎርም ለብሼ እሄዳለሁ ሁሌ። ስለዚህ እንደየስራው የተለያዩትን ልብሶችን ለብሼ እሄዳለሁ ማለት ነው። ሞያው ሚያግደው እንደ ስራው ሁኔታ የተለያየ ልብስ ሊጋብዘን ይችላል ማለት ነው።

ዛሬ ላይ የአየር ሁኔታው በጣም ቀዝቃዛ ነው በጣም ብርድ ነው። እንደውም ዶርም ለራሱ አያስወጣም በጥቅስት እንጠዋለን ይሄ ለራሱ በስንት ያልነውን ልብስ ጨማምረን ደራርበን ነው የምወጣው። ስለዚህ በጣም አየር ንብረት በጣም ይለያል ከሌላው ብርዳማና ደረቅ ውርጭ ነው ያለው። ሙሉ ቀኑን ሙሉ ልብስ ትልቅ ጃኬት ለብሰን ነው የምንውለው። ምክንያቱም ቀዝቃዛ ከመሆኑ አንፃር ደረቅ ቁርጭ ነው በቃ አብዛኛው እጃችን ለራሱ እንደው መጨበጥ አይችልም ፓራላይዝ ነው። እና ያየን እንደው ያየን እለት በጣም ቀዝቃዛና ውርጭ ደረቅ ውርጭ ነው። በዚህ ምክንያት ነገር እጅ እንዳንሰራው ትንሽ እንቅስቃሴ ሆኖብና ማለት ነው። አማርኛ

አዎን እንደ ሃይማኖቴ እንደ ኦርቶዶክስም ብዙ ሃይማኖታዊ ንግግሮችን አከብራለሁ። ምክንያቱም ሃይማኖት የተከለከሉ ነገሮችን መቆጠብ፤ የተለያዩ ነገሮችን አለማድረግ ይሄ በሃይማኖት ስራዬን ሰለሚያሳይ ሃይማኖቴ ሰለማይፈቅድ ሃይማኖታዊ ግብሮችን አከብራለሁ ህጎችን እጠብቃለሁ በተቻለኝ መጠን ማለት ነው እና ብዙውን ነገር አከብራለሁ ከሃይማኖት ጋ የተያያዘ ከሃይማኖት ጋ ያሉ መልእክቶችን እቀበላለሁ።

አዎ ይሄ ብስክሌት ትጋልባለህ? አወ መጋለብ እወዳለሁ አሁን እንደግቢ ነገር ብዙ ነገር የሰራኋቸው በዛ ፍጥነት ስለሚያከናውንልኝ ብስክሌት መጋለብ መንዳት እችላለሁ። ከአንድ ወደ አንድ ቦታ ለመንቀሳቀስ። ግዴታ በፍጥነት መድረስ ስላለብኝ ያለኝን በሰአት በአግባቡ ለመጠቀም ስል ሳይክል መንዳት ግዴታዬ ስለሆነ ሳይክል ተለማምጄ ከአንድ ቦታ ወደ አንድ ቦታም በቃ። በሳይክል እጠቀማለሁ ማለት ነው እንደ ገና እንደ ስፖርትም ነው። ሳይክል ጠዋት ጠዋት መንዳት ለእግር ጥንካሬም ምቹ ስለሆነ። ሳይክል መንዳት እንቅስቃሴ ላይ ነው። ነገሮችን ለማሳለስም ሳይክል መንዳት እንደኔ እችላለሁ ብዬ እስባለሁ።

ያለኝ ቅሬታዎች እንዴት ለማስታወስ ትረዳለህ የሚባለው ነገሮችን በማስረዳት እንደዚህ እንደዚህ ናቸው። ይሄ የእነዚን ነገር መቅረፍ አለበት። በማስረዳ ለመመለከተ ቅሬታዎችን አስተናግዳለሁ። ቅሬታ ለማስተናገድ ደግሞ ቅሬታ ሰሚው ማነው? የሚባለው መጀመሪያ ማወቅ ያስፈልገኛል። ስለዚህ ቅሬታውን ለሚመለከተው አካል ለማስተናገድ ትዕግስት በተሞላው መልኩን ስነምግባር በተሞላው መልኩ። ዋናው ለሰው ልጅ ስነምግባር ነው። ቅሬታችንን እንድንፈታ እንድናስተናግድም ትልቅ አስተዋጽኦ የሚሆነን ስነምግባር በተሞላው መልኩ ብናደርገው። ቅሬታችንን እደንስተናግድ እንደገፋለን ማለት ነው

እጅ መጽሐፍ በጣም አልወድም ምክንያቱም በጣም ከዚህ ቦታ ጊዜ ይወስዳል። እስክብርቶ ብዙ ብዙ ነገር እንግዲህ ይወስዳል። እዚህ አብዛኛው ጊዜ በሶፍት ኮፒ ነው በኮምፒውተር ነው። በትንሽ ደቂቃ ብዙ ነገሮችን ማስተላለፍ ይቻላል። በጃችን ስንጽፍ ሊደለት ብዙ ላይነበብ ይችላል ግልጽ ላይሆን ይችላል ሀሳቡ ማለት ነው። ነገር ግን በሶፍት ኮፒ ወይ በኮምፒተር። በሞባይል ስንጽፈው ግን ግልጽና ተንባቢ ይሆናል በሁሉም ማለት ነው። ስለዚህ ብዙን ጊዜ የምወድው በእጄ መጻፍ አልወድም እንደኔ ማለት ነው። አብዛኛው በሶፍት ኮፒ ነው እንጂ በሃርድ ኮፒ አይመቸኝም። እንደኔ በጣም በጣም በጣም እንደ ዘመናዊ አሁን በእጅ መጻፍ እየቀረ ስለሆነ እንጂ ሰምበው ምንድነው? አልወደውም ማለት ነው።

ኔት የለንም ግን እንደ ዩኒቨስቲው ውስጥ ስላለው ይሄ የራሱ ዩኒቨርሲቲ ኢንተርኔት አለው እንጂ እኔ እንተርኔት የለኝም አለ። ብዙ ጊዜ የምንጠቀመው የመንግስትን ስለሆነ በመንግስት አሁን እኔ ግሌ የሚለው የኢንተርኔት ጥቅም የለም። ዋይፋይ በየጥላኛው እንተርኔት በመሰለህ ነው የምትጠቀመው እንጂ የግል እንትን የለንም። ብንገዛም አንዳንድ ነገር ስልካችን ጥቅል ገዝተን ነው እንጂ የኔ ያለ እንዴት የሚባል ነገር የለም።

ያው ምሳ እንደበላሁ የማርፈው ሰዓት ያን ያህል ብዙም አይደለም። ግን ምሳ አብዛኛውን ጊዜ የምበለው። ከስድስት ሰዓት እስከ ሰባት ሰዓት ባለው ከዛ በኋላ ለአንድ ሰዓት ለሰላሳ ደቂቃ ያህል እረፍት አደርጋለሁ ማለት ነው። ምክንያቱም የበላሁት እስከሚዋሀድ ያሉት ትንሽ እንቅስቃሴ አደርጋለሁ ወደ ስራ ከመሄዴ በፊት ማለት ነው። ከዛ ሰላሳ ደቂቃ ወይም አንድ ስዓት እረፍት ካደረኩ በኋላ ወደ ስራዬ እሑድና ያለውን ስራ አከናውናለሁ። ምክንያቱም ምሳ እንደ በላሁ ወደ ስራ ብገባ የሆነ ድብርት ምናምን ሊደረስ ስለሚችል። የተወሰነ እረፍት አደርጋለሁ የምሳ ሰዓት እረፍት ስላለ ማለት ነው። አንድ ሰዓት ላይ እረፍት አደርጋለሁ ለአንድ ሰዓት ያክል እረፍት ካደረኩ በኋላ ወደ ሰላም መለሳለሁ ማለት ነው። ስለዚህ የምቆይበት የጊዜ ሁኔታ የጊዜው ርዝማኔ አንድ ሰዓት ነው ባላ አንድ ሰዓት ነው።

ዳቦ ማብሰል ያው ብዙም ልምዱም የለኝም እንደኔ ማለት ነው ተማሪም እስከሁንክኝ ድረስ ብዙ ጊዜ ዳቦ ጋጋሪዎች ራሳቸው ስለቀጠረ ግቢው። ያው ተጋግሮ ነው እንጂ ሚስጠን እኛ ጋግረን። እኔም አልችልም ማለት ነው አቅሙም የለኝም በፍጹም ልምድም ስለሌለኝ ያ ነው ያ አይደለሁም ማለት ነው። አሁን ባለሁበት ሁኔታ ያው ተጋግሮ ነው የሚሰጠው እንጂ እንደኔ እኛ ሰርተን ምናምን የምናገኘው ነገር የለም። ዳቦ ማብሰል እንደኔ አልችልም ብዙም ችሎታው የለኝም ማለት ነው።

ያው እኔ የምጠቀመው ስልክህን አይፎን ነው ሬድሚን ነው ያው እንግዲህ ካለው ዘመናዊ ስልኮቺ ነው። ግቢ ተማሪ ስለሆንን ኮኔክሽን ጋር ፈጣን የሆነ ምናምን ስልክ ምጠቀመው። እኔ ግን አይፋን ነው የምጠቀምውምክንያቱም ሁሉም ነገር በስልክ ማንበብ ስለሆነብን ትልቅ ስልኮችን እንዳንጠቀም ትልቅ ስልኮችን እንተያይች ነው የምጠቀም። ነገር በስልካችን ስለምንጠቀም አላመንኩትም መጽሐፍትን ሆነ ሌሎች ሪሰርቻችን እዲት ምናምን የምናደርገው በስልካችን ነው። ትልልቅ አይፎን ከምባለውነው የኔ ስልክ ማለት ነው እሱን ነው እየተተከምቁት ያለሁት እና ለትምርት የመተናበትም ልክ እንደፒሲ ስልኬን ነው ማለት ነው።

በበጋ ወቅት እንግዲህስ እንደ ኢትዮጵያ በምንድነው የምትውለው? በእኛ አሁን መር ሸክፈን ቤተሰብ ታግዛለህ፣ ትከሰክሳለህ፣ ትጠብቃለህ፣ በጋ ወቅት ደግሞ ትልቅ ሰርግ አለ። ሰርግ ትበላለህ ጥር አካባቢ ለምሳሌ፦ ትምህርት አለ ትምህርት እማራለሁ ከትምህርት መልስ በኋላ ሰው አግዛለው። ክስከሳ አለ አጨዳው ከሌለ። ማበቅ መከስከስ አጥር ማጠር ምናምን እስከ ትምህርት ምላሽ። በዚህ በዚህ መልኩ ቤተሰብን አግዛለው። በበጋ ወቅት በዘር ውጪ ያሉትን ነገሮች በሙሉ ነክ ትሆናለህ።

ከሃይማኖታዊ ግብር ታከብራለህ? አዎ ሃይማኖታዊ በዓላቶችን የተወገዙ በጣም ሚከበሩ በዓላቶች አሉ። ወግዝ በዓላቶች በደንብ እንዲከበርልን እንደዚህ እስከሆንን ድረስ እኛም ሃይማኖታችን ጋ ማይፈቅዱ ናቸው። ከአባቶቻችን፣ ከአያቶቻችን እንዲሁም የወረስነው ሰለሆን መጽሐፍቶችም እንደሚያስተምሩን መጽሐፍ ቅዱስ እንደሚመራን እኛም ተራራጊያችን እንደ ሃይማኖት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ጋር ስለምንመራ ያለምንም ችግር በዓላቶችን እናከብራለን። ምክንያቱም ብንተወው በሃይማኖት ከተከለከሉ ሰለሆኑ እናከብራለን ማለት ነው።